ሰዎችን በአይን ፊት ለፊት የመመልከት ፍርሃት አለብኝ እንግዲህ ሰዎች ላይ ብዙ ጊዜ በተደጋጋሚ ሰዎችን የማየት ልምዱ የለኝም በዚህ ምክንያት። ሰው ፊት ለፊት ማየት እፈራለሁኝ መድረክ ላይ እንዲ ወጥቼ መናገርም በጣም ከምፈራቸው ነገሮች አንዱ ነው። እንግዲህ ምንድነው? ከልምድ አንፃር የሚመጣ መሰለይ ብዙ ጊዜ። በዚህ ምክንያት ሰዎች ፊት ለፊት ላይ ቆሜ መናገር ወይም ሰዎችን በአይን መመልከት በጣም አስቸጋሪው እና አዳጋች ነገሩ ነው። ለኔ እንግዲህ በሂደት መቅረፍ የሚችል ነገር ነው ብዬ አስባለሁ። ለዚህም እንግዲህ ጥረት አደርጋለሁኝ ዋናና ወሳኝ ነገር ነው ብዬም አምናለሁ። በዚህ ጉዳይ

በቡድን መስራት በጣም ከምወደው ነገር አንደኛው እንግዲህ በቡድን መስራት ነው። በቡድን መስራት ብዙ ውጤቶች እንደሚያስገኝ የታወቀና የተረጋገጠ ነው። እንደው ብዙ በሳይንስ እንዲሁም በሌሎች ሁኔታዎች የተረጋገጠ ነገር ነው። በቡድን መስራት እንግዲህ ውጤታማ እንደሚያደርግ በብዙ መልኩ ተረጋግጧል። ስለዚህ በቡድን መስራት በጣም ከምወዳቸው ነገሮች አንደኛው ነው። በቡድን ስትሰራ ብዙ ትርፋማ ነገሮች ታገኛለህ። ከአንደኛው ላይ የሌለ እውቀት ከሌላኛው ላይ ስለሚኖር ስለዚህ በቡድን መስራት የራሱ ዋጋ እንዳለው ይታወቃል ማለት ነው። በዚህ ምክንያት በውድን መስራት በጣም እወዳለሁ። ይመቸኛልም። አሁንም ራሱ በውድን የምሰራቸው ስራዎች አሉ። ከእነዚህ ስራዎች ውስጥ እንግዲህ ከምሰራበት ድርጅት ላይ በቡድን የሚሰሩ ስራዎች በጣም ብዙ ናቸው። በዚህ ምክንያት ውጤታማ ስራዎችን እየሰራን ማለት እችላለሁኝ።

ከደንበኞች ጋር እገናኛለሁ። በተለያየ መልኩ እንግዲህ የተለያዩ ደንበኞች አሉን በዚህም ምክንያት ደንበኞችን እገናኛቸዋለሁኝ ከእነዚህም ከምገናኝበት መንገድ አንደኛው በስልክ እና በኢሜል እንዲሁም በተለያየ ነገር ደንበኞች ጋር ሀሳቦችን እቀያየራለሁ፣ ሀሳቦችን እንለዋወጣለን ይህም ለስራው ውጤታማነት በጎ አበርክቶ አለው ስለዚህ ከደንበኞች ጋር በተገናኘሁ ቁጥር ከእኔ ጋር ያለውን ጉድለት እንዲሁም ጥንካሬ ይሄንን የማወቅ እድሉ ይኖረኛል። ብዙ እድሎችንም ያመቻችልኛል በዚህ ምክንያት ከደንበኞች ጋር መገናኘቴ የራሱ ዋጋ እንዳለው ስለማምን በተደጋጋሚ ከደምበኞቼ ጋር እገናኛለሁ ማለት ነው።

የምወደው መጽሐፍ እንግዲህ በብዛት ፊክሽን መጽሐፍ እወዳለሁኝ ከሁሉም በፊት ግን በጣም የምወደው መጽሐፍ መጽሐፈ ቅዱስ ነው። እንግዲህ የአለምን እውቀት ሰብስቦ ይዟል ተብሎ የሚነገርለት እንዲሁም የሚነገርለት ብቻ ሳይሆን ሰብስቦ የያዘው ታላቁ መጽሐፍ መጽሐፍ ቅዱስ ነው። እንግዲህ በጣም የምወደው መጽሐፍ ይህ ነው። በተደጋጋሚ ለማንበብ የምፈልገው እንዲሁም ለማወቅ የምፈልገው መጽሐፍ አንደኛው መጽሐፍ ቅዱስ ነው። ስለዚህ ይሄን መጽሐፍ ከሌሎች በተለይ በጣም እወደዋለሁ። ከዚህ ቀጥሎ ግን የተለያዩ ፊክሽን መጽሐፎች አሉ እነዚህን መጽሐፎች እወዳቸዋለሁ አነባለሁም ስለዚህ። እንግዲህ በደረጃ እናስቀምጠው ከተባለ የመጀመሪያው ሊሆን የሚችለው መጽሐፍ ቅዱስ ነው ማለት ነው

ዶሮ እንግዲህ የለኝም ምክንያቱም እንግዲህ ለዶሮ ለማርባት የሚሆን ነባራዊ ሁኔታ ስለሌለኝ አሁን ላይ ዶሮ ምንም አይነት ዶሮ የሚባል ነገር አካባቢየ ላይ የለም። እንግዲህ ይሄ ጥቅም እንዳለው ይታወቃል ለምግብነት በዋናነት በተለይ እንደ ሀገር ለምግብነት ከሚውሉ የቤተ እንስሶች ውስጥ አንዱ ዶሮ ነው። ይህም በጣም የተረጋገጠ እና በደንብ ሊሰራ የሚችል ነው ግን አሁን ላይ ዶሮ ለማርባት የሚያስችል ነባራዊ ሁኔታ የለኝም። ምክንያቱም ቤት ውስጥ የምኖረው ብቻዬን ነው። በዚህ ምክንያት ዶሮ ለማርባት ምቹ ሁኔታ አላገኘሁም በዛም ምክንያት ነው ዶሮ የሌለኝ

እንግዲህ እሳት ለማንደድ እምጠቀምበት በዋናነት እንጨት ነው። እንጨትን በመጠቀም ነው እንግዲህ እሳት እምናነዳው። እንደ ማያያዣነት ሌሎች ግብአቶችን ልጠቀም እችላለሁ እንደ ቤንሲን ናፍጣና ነጭ ጋዝ የመሳሰሉ የማቀጣጣያ ዘዴዎችን ልጠቀም እችላለሁ። ከዛ ባለፈ ግን እንደ ዋና የእሳት እሚነድ ቁስን እምጠቀምበት ምንድን ነው ቢባል እንጨት ነው ማለት ነው? ከእንጨት ነው ብዙ ነገሮችን ወይም እሚነዱ ነገሮችን የምናካሂደው በእንጨት ማቀጣጠያ ነው ማለት ነው

እንግዲህ በጣም ምወደው ባህላዊ ምግብ ዶሮ ወጥ ነው። ዶሮ ወጥ እንግዲህ እየታወቀ በጣም የሚወደድ ባህላዊ ምግባችን ነው። ስለዚህ በዋናነት ዶሮ በጣም እወዳለሁኝ። እንግዲህ አሰራሩ ከሌላው አለም የተለየ እንደሆነ በጣም ይታወቃል። እንዲሁ ጣእሙም በጣም ቆንጆ የሚባል እና በጣም ሚወደድ ባህላዊ ምግብ ነው። ይህንን ምግብ እንግዲህ ስበላ ምቾት ይሰማኛል። ጤንነትም እንዲሁ በጣም ጤነኛ ነው ምሆነው። አሰራሩም ከሌላው አለም አሰራር የተለየ ስለሆነ በጣም ጣፋጭ ነው። ስለዚህ ዶሮ ወጥን ከሌላው አብዝቼ ወይም አብልጬ እወዳለሁ ብዬ መናገር እችላለሁ።

የቀረ ምግብ እንግዲህ እንደሁኔታው ነው። አንዳንዴ የመብላበት አጋጣሚ ሊፈጠር ይችላል ሌላ ጊዜ ግን ብዙ ጊዜ የቀረ ምግብ። አልበላም የቀረ ማለት እንግዲህ የተፈለገው የተረፈ ወይም ትራፊ ምግብ ለማለት ይመስለኛል ስለዚህ ሁኔታዎች ይወስኑታል። ብዙ ጊዜ የቀረ ምግብ በልቼ አላውቅም ወይም የምበላበት አጋጣሚ የለም ቢሆንም ግን። እስከ ወዲያኛውም አልበላም ማለት አይደለም ሁኔታዎች። ይወስኑታል ብዬ መደምደም ነው የምችለው በእኔ በኩል ማለት ነው

እንግዲህ በመስመር ላይ ቪዲዮ እመለከታለሁ። የምመለከተው ቪዲዮ እንግዲህ የእርዳታ ሊሆን ይችላል የተለያዩ ቱቴራሎች ትምህርት ኮርሶችም ሊሆኑ ይችላሉ ሙዚቃዎች እንዲሁ አያለሁኝ። እንደ አጠቃላይ እንግዲህ መስመር ላይ ሙዚቃ ወይም ቪዲዮዎችን አያለሁ ብዬ መናገር እችላለሁ። ይሄም እንግዲህ ለመዝናናት እውቀት ለመጨበጥ እና ለሌሎች ጉዳዮች ሊሆን ይችላል። በዚህ ምክንያት መስመር ላይ አያለሁ ወይም እከታተላለሁ ማለት እችላለሁ

ቅሬታዎችን እንግዲህ ብዙ ጊዜ የተነጋግሮ በመፍታት ነው የማምነው ስለዚህ እነዚህ አይነት ቅሬታዎች በፈጠሩበት ጊዜ። እንግዲህ በብዛት መነጋገር ላይ ነው ትኩረት ማደርገው ምክንያቱም በመነጋገር ብዙ ቅሬታዎች ብቻ አይደለም ችግሮችን መፍታት ይቻላል እሚል እምነት አለኝ ስለዚህ እንደዚህ አይነት ነገሮች በሚፈጠሩበት ጊዜ ብዙ ጊዜ መነጋገር በግልጽ መወያየት መልካም ነው ብዬ አምናለሁ። ስለዚህ ማደርገው እንደዚህ አይነት ነገሮችን ነው እንግዲህ እንደዚህ አይነት ቅሬታዎች። በተለያየ መልኩ ሊፈጠሩ ይችላሉ በስራ ሊፈጠሩ ይችላሉ በጓደኝነት በቤተሰብ እንዲሁም በመሰል ጉዳዮች እነዚህ ቅሬታዎች ይፈጠራሉ። ስለዚህ በዛ ሰዓት በግልጽ መነጋገርን እንደ ዋና መፍትሄ አድርጌ ነው ምወስደው እኔ።

እንግዲህ በብዛት የምመርጠው ሻይ ነው ብዙ ጊዜ ሻይ መጠጣት ነው የምወደው ለዚህም እንግዲህ ከቡና በተሻለ ነቃ ያደርገኛል ምቾት የሚሰጠኝም ሻይ ነው በዚህ ምክንያት ነው እንግዲህ ሻይ የምመርጠው ማለት ነው። አልፎ አልፎ ቡናም እጠጣለሁኝ ግን። በዋናነት የምመርጠው ሻይ ነው ለምን እንደሆነ የተለየ ምክንያት የለኝም ግን እንግዲህ በዋናነት እየመረጥኩ ያለውት ወይም የምጠጣው ሻይ ነው ማለት ነው። አንደኛ ምርጫ የማደርገው እሱንም ነው።

ቡና መፍጨት አውቃለሁ እንግዲህ ቡና በፊት በተለየ መልኩ የሚፈጭበት ሁኔታ ነበር። አሁን ላይ እንግዲህ ቡና በማሽን ነው እየተፈጨ ያለው ስለዚህ። ቡና መፍጨትን አውቃለሁ ወይም ሲፈጭ አይቼ አውቃለሁ ፈጭቻለሁም ብዬ መናገር እችላለሁኝ። ይሄ ግልጽ የሆነና ማንኛውም ሰው የሚያደርገው ነገር ወይም እያደረገው ያለው ነገር ስለሆነ በደንብ አውቃለሁ ብዬ መናገር እችልበታለሁ ማለት ነው እችላለሁ ማለት ነው። ይሄ ቡና በሚፈጭበት ሰዓት እንግዲህ በተላለይ መልኩ ሊሆን ይችላል ማለትም በኤሌክትሪክ በጀነሬተር እና በመሰል ነገሮች ሊፈጭ ይችላል ማለት ነው።

በስራ ላይ እንግዲህ ችግሮችን እፈታለሁ አንደኛው ዋነኛው የሰው ልጅ ክህሎት ተብሎ ሊወሰድ የሚችለው እንግዲህ ችግር የመፍታት ክህሎት ነው። ይሄን ክህሎት በተቻለ መጠን እንዲኖረኝ ጥረት አደርግ ነበር እና በስራ ላይ በሚፈጠሩ ችግሮች ሁሉ መፍትሄ ለማመንጨት ጥረት አደርጋለሁኝ። እነዚህን ችግሮች ለመፍታት እንግዲህ የተለያዩ ነገሮች እጠቀማለሁኝ በተለያየ ጊዜ የወሰድኳቸው ስልጠናዎች እና ሌሎች ነገሮች እንዲሁ ጠቅመውኛል ብዬ አስባለሁ። በዚህ ምክንያት በስራ ላይ የሚፈጠሩ ችግሮችን እንደ አጠቃላይ እፈታለሁ ወይ የመፍታት አቅሙ አለኝ ብዬ በራሴ አምናለሁ ማለት ነው

እንግዲህ በባህላችን ሰርግ በተለያየ መልኩ ሊከበር ይችላል የሚከበርበት ይሄ የራሱ አይነት አለ እንደ አካባቢው የሚወሰንበት ሁኔታ አለ። ስለዚህ እንደማውቀው ባህል በባህላችን የሰርገ እንግዲህ በተለያየ መልኩ ይከናወናል በበቅሎ በቀሪ በመኪና እንዲሁ የሚከበርበት ሁኔታ አለ ማለት ነው። የተለያዩ ክንውኖች አሉ። በእያንዳንዱ የሰርግ ሁኔታ ውስጥ ብዙ የሚካሄዱ ክንውኖች አሉ። እነዚህ ክንጉኖች እንግዲህ ከአካባቢው ወደ አካባቢ ሊለያዩ ይችላሉ። እንዲሁ ከከተማ ከከተማና ከገጠር አካባቢ እንዲሁ ልዩነት ያላቸው አካባበሮች እንዳሉም ይታወቃል።

ኢሜል እጠቀማለሁ እንግዲህ ኢሜል የተለያዩ ኢሜሎች አሉኝ እነዚህን ኢሜሎች ለተለያየ አላማ እጠቀምባቸዋለሁ ለተለያየ ተግባር እጠቀምባቸዋለሁ። አንደኛው ምንድነው? ስራዎችን ለመስራት እንግዲህ ኢሜል ያስፈልጋል ሌላው ደግሞ የተለያዩ መተግበሪያዎችን ከጎግል ፕላይ ለማውረድ እንዲሁም ለሌሎች ነገሮች እጠቀምበታለሁ ማለት ነው። ሌላኛው ደግሞ ደንበኞች ጋር ለመገናኘት የተለያዩ ግንኙነቶችን ለማድረግ እና መሰል ነገሮችን ለማካሄድ እንግዲህ ኢሜል እጠቀማለሁ ማለት ነው። ብዙ ኢሜሎች አሉኝ እነዚህን ኢሜሎች በተለያየ አለማ ነው የምትጠቀምባቸው

ስጦታ መስጠት እንግዲህ እወዳለሁ በተለያየ ጊዜ የተለያየ ስጦታ ሰጥቼ አውቃለሁኝ። እንግዲህ በእኛ ነባራዊ ሁኔታ ስጦታ በተለያየ መልኩ ሊሰጥ ይችላል ለልደት ሊሰጥ ይችላል። ምርቃትና እንዲሁም ለጋብቻ በተለያየ ጊዜ ስጦታዎች ይሰጣሉ። እንግዲህ ማህበረሰቡም የተለያዩ ስጦታዎችን እርስበርስ እርስ በእርስ ይለዋወጣል ማለት ነው። እንግዲህ እኔም ስጦታ መስጠት እወዳለሁ በእንደዚህ አይነት ሁኔታ። ደስ ስላለ ወይም ደስ ስላለሽ ደስ ብሎኛል የሚል አይነት መልእክት ነው እንግዲህ የሚኖረው ማለት ነው። ስጦታው ስለዚህ ብዙ ጊዜ እንደዚህ አይነት ነገሮችን አደርጋለሁ። አካሄደለሁም

የስራ እድገት እንግዲህ በዋናነት ሁሉም ሰው የስራ እድገት ይፈልጋል ስለዚህ እኔም እየፈለኩኝ ነው ማለት እችላለሁ ምክንያቱም ሁሉም ሰው ካለበት ነገር መጨመር ይፈልጋል። እያንዳንዱ ፍጥረት ማለት ይቻላል ሁሉም ሰው ካለው ነገር ላይ መጨመር ይፈልጋል ካለው ነገር ላይ ማደግ ይፈልጋል። ስለዚህ እኔም የስራ እድገት እየፈለኩ ነው ለዚህም የተለያዩ ጥረቶችን አደርጋለሁ የተለያዩ ቦታዎች ላይ አመለክታለሁኝ ይሄ ብቻ አይደለም። ራሴንም ለማብቃት የፍላጎት ብቻ ሳይሆን ራሴንም ለማብቃት ወይም ለምፈልገው ቦታ እንድመጥን የራሴን ጥረት አደርጋለሁኝ ማለት ነው

የቀን መቁጠሪያ እጠቀማለሁ እንግዲህ የቀን መቁጠሪያ በመጠቀም ብዙ ጥቅም አገኛለሁ ማለት ነው። የቀን መቁጠሪያዎችን የምትጠቀምባቸው የተለያዩ ጉዳዮች ሲገጥሙኝ የቀን መቁጠሪያውን በማየት ለወደፊት አሬንጅ የማደርገው ወይም ምንድነው? የማስተካክለው ነገር ይኖረኝ ለዛ ነገር ነው የምጠቀምበት ማለት ነው። ብዙ ጊዜ ስለዚህ የቀን መቁጠሪያ ስልኬ ላይ አለ። ያንን በመጠቀም እንግዲህ የምፈልገውን ቀን መጥኘ አቅጀ እንዳስቀምጥ ያግዘኛል። እና ይህንን የቀን መቁጠሪያ እጠቀማለሁ ማለት ነው

ፎቶ ማንሳት እወዳለሁኝ እንግዲህ ፎቶ በተለያየ ጊዜ የተለያዩ ፎቶዎችን አነሳለሁ እነዚህ የማነሳቸው ፎቶዎች በጣም የሚያስገርሙኝ በጣም የሚያስደንቁና ለየት ያለ ነገር በማየትበት ጊዜ ፎቶ ማንሳት ደስ ይለኛል። ስለዚህ ይሄን ፎቶ አንስቼ አስቀምጣለሁ አስፈላጊ በሚሆንበት ሰዓት ደግሞ አውጥቼ እጠቀመዋለሁ ማለት ነው። እንደ ማስታወሻ እንደ ምንድነው አንዳንዴ እንደ ሚሞሪ የሚቀመጡ ነገሮች አሉ አይደለ? ልክ እንደዛ መልኩ ነገሮችን አስቀምጣለሁ ማለት ነው። እዚህ ፎቶዎች አስፈላጊ ስሆኑ እያወጣሁ ለመዝናናት ለማስታወስ እንዲሁም ለሌሎች ነገሮች እጠቀምባቸዋለሁ ማለት ነው። ስለዚህ እንደ አጠቃላይ ፎቶ ማንሳት እወዳለሁ ብዬ መናገር እችላለሁ።

እንግዲህ ማታ ላይ ከስራ በኋላ የማደርገው ነገር ምንድነው? ብዙ ጊዜ መጽሐፍት አነባለሁ መተኛት ሌላኛው ጉዳዬ ነው ምክንያቱም ብዙ ጊዜ ይደክመኛል እና እራት ከበላው በኋላ እንግዲህ መተኛት ነው የሚሆነው ብዙ ጊዜም የምተኛበት አጋጣሚ ነው ያለው ማለት ነው። ሌሎች ደግሞ ከጓደኞቼ ጋር የምጫወትበት ጊዜም አለ እንግዲህ እንደ ቀኑ የሚወሰን ሆኖ ስራ ያልበዛበትና ብዙ ድካም ያልተቀላቀለበት ምሽት በሚሆንበት ሰዓት እንግዲህ ጓደኞቼ ጋር የማወራበት አጋጣሚ አለ ማለት ነው። በአጠቃላይ እንደ ቀኑ ይወሰናል ብዬ መናገር ወይም መደምደም እችላለሁ

እንግዲህ መብራት ሲቆረጥ የማደርገው ነገር ቢኖር ምንድነው? ለመቀጠል መዘጋጀት ነው ከተለያየ ቦታ አንፃር ለመገምገም ጥረት አደርጋለሁ። ለምን እንደተቋረጠ ከዛ ቀጥሎ ግን ከእኛ ችግሩ ከእኛ ከሆነ ለማስተካከል ጥረት አደርጋለሁኝ። ሌላው ደግሞ እኛ መስራት የማንችለው ወይ ማስተካከል የማንችለው አይነት ነገር ከሆነ ላደርግ የምችለው ምንድን ነው? ሻማ አበራለሁ ስልክ ላበራ እችላለሁ እንዲሁም ሌላ ተጨማሪ ብርሃን ሊሰጥ የሚችል ነገር እጠቀማለሁ ማለት ነው። ያለኝ አማራጭ ከሆነ ማድረግ የምችለው ይሄንን ነው ማለት ነው

እንግዲህ ዋና ሀላፊነቶች እንግዲህ ይሄ ቤት መምራት ነው። ሌላው ደግሞ እንግዲህ ቀጣዩ ነገር ምንድነው? ስራ ከስራ አንፃር ከስራ ሁኔታ የሚጠበቅብኝ ነገር አለ በሥራዎቼ እሱንን የማስተዳደር ሀላፊነትም እንዲሁ አለብኝ። ስለዚህ እነዚህን ሀላፊነቶች እወጣለሁ ማለት ነው። ብዙ ዝርዝር ሁኔታ ይኖራቸዋል። ግን በዋናነት እነዚህ ሁለት መደበኛ የሚባሉ ሀላፊነቶች ነው ያሉብኝ እነዚህን ሀላፊነቶች ለመወጣት ጥረት አደርጋለሁ ማለት ነው

እንግዲህ ይቅርታ መጠየቅ ቀላል ነው ብዬ አስባለሁ። ይቅርታን መጠየቅ ለሚፈልግ ሰው ይቅርታ መጠየቅ በጣም ቀላሉ ነገር ነው። እንግዲህ ይቅርታ መጠየቅ ቀላል ነው ብዬ አስባለሁ። ይቅርታን መጠየቅ ለሚፈልግ ሰው ይቅርታ መጠየቅ በጣም ቀላሉ ነገር ነው። ለዚህ ላጠፋው ነገር ወይም ላደረገው ስህተት ለሰራው ችግር ወይም ለፈጠረው ነገር ይቅርታን መጠየቅ በጣም ቀላል ነገር ነው ብዬ ነው የማስበው። ስለዚህ እያንዳንዱ ሰው ላደረገው መጥፎ ነገር ወይም ለሰራው በጎ ያልሆነ ተግባር ምላሹ ይቅርታ ነው። ስለዚህ ይቅርታ መጠየቅ በጣም ቀላል ነገር እንደሆነ ነው የምረዳው።

በመስኮት ጎን መቀመጥ በጣም የምወደው ነገር ነው። እንግዲህ ይሄም ለራሱ አለው ማለት ነው። ይሄም እንግዲህ አንደኛ ንጹህ አየር ለማግኘት ይጠቅማል ብዬ ስለማመን ነው ስለማመን ብቻ ሳይሆን ንጹህ አየር ለማግኘት በዋናነት መስኮት ላይ መቀመጥ ቆንጆ ነው። ሌላኛው ደግሞ አካባቢውን ለመቃኘት እንዲሁ በግልጽ የሚታዩ ነገሮችን ለማየት ደግሞ የሚጠቅም ስለሆነ ስለዚህ መስኮት ለመቀመጥ የራሱ ጠቀም አለው። በዚህ ምክንያት መስኮት ላይ መቀመጥ እወዳለሁና ብዙ ጊዜ የማደርገው ይሄንን ነው

በመስመር ላይ ሙዚቃ እሰማለሁ እንግዲህ የተለያዩ ሙዚቃዎችን እሰማለሁኝ አገርኝ የሆኑ ሙዚቃዎችን ብዙ ጊዜ አዳምጣለሁ በዚህ ምክንያት እንዳጠቃለይ ስደመድም መስመር ላይ ሙዚቃ እሰማለሁ ብዬ የምናገር ወይም መደምደም እችላለሁ ማለት ነው። የተለያዩ አገርኛ የሆኑ ሙዚቃዎችን ብዙ ጊዜ አዳምጣለሁ እነዚህ ሙዚቃዎች የተለያየ ምት ወይም የተለያየ የሙዚቃ ስልት የሚከተሉ ሊሆኑ ይችላሉ። ምናምን ማለበዚህ ግን እንግዲህ ሙዚቃዎችን አዳምጣለሁ ማለት ነው

ውሳኔ መስጠት እችላለሁ ብዬ መናገር ይከብደኛል ምክንያቱም በዋና ከምቸገርባቸው ነገሮች አንዱ ውሳኔ መስጠት ነው። በዚህም ምክንያት ብዙ ችግሮች እየተፈጠሩብኝ እንደሆነ አውቃለሁኝ። ለነገሮችም ቁርጥ ያለ ሀሳቦችን ወይም ውሳኔዎችን ማሳረፍ በጣም አስቸጋሪ ነገር ይሆንብኛል። እኔ ስለዚህ ይሄን ነገር ለመቅረፍ ደግሞ በራሴ በኩል የተለያዩ ጥረቶችን እያደረኩኝ ነው። እንደ አጠቃላይ ስደመድም ግን የውሳኔ ሰው ነኝ ወይም ውሳኔ መስጠት እችላለሁ ብዬ መናገር የምቸገርበት ሁኔታ ነው ያለው

ባህላዊ ልብስ እለብሳለሁኝ። እንግዲህ ለተለያየ ጉዳይ ባህላዊ ልብስ የምንለብስበት ሁኔታ አለ። ለበዓላት ሲሆን ይለበሳል። ለተለያዩ ጉዳዮች እንዲሁ ይለበሳል። ብዙ ጊዜ የባህላዊ ልብስ የምንለብሰው ባህላዊ ለሆኑ ዝግጅቶች እየሆነ መጥቷል። በዚህ ምክንያት ብዙ ጊዜ እንግዲህ የምናዘወትረው የምንለበሰው በነዚህ አይነት ሁኔታ ነው ማለት ነው። የተለያዩ ዝግጅቶች ካልኖሩ ወይም ባህላዊ ክንውኖች ካልተካሄዱ ልብስ ባህላዊ ልብስ የመልበስ እንትናችን ቀንሷል። በዚህ ምክንያት ብዙ ጊዜ የምለብሰው እንግዲህ በዓላት ጊዜ ነው ማለት ነው።

እንግዲህ በጧት እለታዊ ተግባሮቼ አንደኛ ከአልጋ መነሳት ነው እንግዲህ ከአልጋ መነሳት የማንኛውም ሰው ቀዳሚ ተግባሩ ነው ሚሆነው ማለት ነው። ከዛ ቀጥሎ ፊትን መታጠብ ቀጣዩ ተግባር ነው። ብዙ ጊዜ አንዳንድ ክርስቲያን ጸሎት ይደረግ ነበር እኔ ብዙ ልምዱ ስለሌለኝ እንግዲህ ጸሎት። ቀጣዩ ተግባር ነው ሚሆነው ማለት ነው። ከዛ ቀጥሎ እንግዲህ ቁርስ ማዘጋጀት። ቀጣይ የጠዋት እያንዳንዱ ሰው ተግባር ነው ማለት ነው። እንግዲህ ይሄንን ሚመስለው እንደየ ሰው ሚለያይበት አጋጣሚም ይኖራል በርግጥ

ኮከቦችን መመልከት በጣም የምወደው ነገር ነው። በጣም አስደሳች ነገር ነው። እንግዲህ ኮከብ በጣም ደስ የሚል ነገር ነው ሲታይ። ወስጥ ወይ ሀሴት ወይም ሰላም መስጠት የሚችል ነገር ነው ማለት ነው። ስለዚህ ብዙ ጊዜ ኮከቦችን ማየት እወዳለሁኝ። እንደ ሁኔታው የሚወስተንበት አጋጣሚም ይኖራል። በተለይ በበጋ ወቅት እንግዲህ ኮከቦች ጥርት ብለው የሚታዩበት ሁኔታ አለ። እና ብዙ ጊዜ ኮከቦችን ማየት አዘወትራለሁ ወይም አያለሁ ብዬ መናገር ነው የምችለው።

እንግዲህ ከዳቦ አይነቶች በማሽን የተጋገረ ዳቦ በጣም እወዳለሁ እንግዲህ ይሄኛው የዳቦ አይነት እንግዲህ በጣም ቀላል እና ሲበሉት የማይከብድ አይነት የዳቦ አይነት ነው። ይሄም ማሽን እንግዲህ በተለየ መልኩ እንደሚያዘጋጀው ይታወቃል ስለዚህ። ከሌሎች የዳቦዎች አይነቶች ምርጫዬ በዋናነት በእንደዚህ አይነት የሚጋገሩና ቀለል ያሉ የዳቦ አይነቶች ናቸው ብየ መናገር ወይም መደምደም እችላለሁ ማለት ነው።